እሺ ምሽት ላይ ጊዜ ምሽቱን ጊዜ እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ ሀገር ውስጥ እና ውጭ ዜጋ። ውስጥ ሆኜም ማየት እፈልጋለሁ። አንዳንድ ዜጎችም ደስ ይላችኋል። ሌሎችም አሳዛኝ ይሆንባችኋል። ምንም ግዙ